ማደንዘዝ ትወዳለህ ወይ የሚለው ጥያቄ? ይሄ ብዙም አልገባኝም። ከህክምና ጋር የሚያያዝ ይመስለኛል። የሆነ ማደንዘዣ የሚሰጣል አለ አይደለ ለታካሚዎች ለምሳሌ የሆነ ቀዶ ህክምና ምናምን ሲኖር። የዛኔ ይመስለኛል እና ተጠቅሜበት ስለማላውቅ እወደዋለሁ ወይ አልወደዉም አላቅም።

ምን አይነት ሳሙና ትጠቀማለህ የሚለው ጥያቄ? አሁን እየተጠቀምኩበት ያለሁት ሳሙና ኑር ነው የሚባለው ኑር ሳሙና ነው የሚባለው። ግን አብዛኛው ጊዜ አንድ አይነት ሳሙና አልጠቀምም እቀያይረዋለው። ማለቴ ከቆዳዬ ጋር የሚስማማ ስላጣሁ ስላጣሁ ነው መሰለኝ በቃ ይሄ የተሻለ ይሆን ምናምን ብዬ እቀያይራለሁ።